በስልክህ ገንዘብ ትልካለህ? በስልኬ አዎ፣ ገንዘብ እልካለሁ ለሰው ምልክበት መንገድ በስልክ ገንዘብ ብዙ መላክ ይጠቅማል ከብዙ ነገሮች። ያቆጥበናል ሰዓት ያቆጥበናል ብዙ መንገድ ተግዘን በባንክ ከባንክ ሄደን ገንዘብ ከምናስተላልፍ ቤታችንን ቁጭ በለን ገንዘቡን ለሰው በቀላሉ መላክ በዛ ምክንያት በዛ ምክንያት። በስልክ ገንዘብ እልካለሁ ለምሳሌ፤ ደግሞ እኔ ምልክበት ቴሌበር፣ ሞባይል ባንኪንግ፣ ኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ እናት ባንክ፣ ኢትዮጵያ ውስጥ ያሉትን ባንኮች ትልልቅ ባንኮችን ንብ ባንክ። እነሱ እነሱን እነሱን እየጠቀምኩኝ በስልኬ እንደምትጠቀምባቸው አሁን ለምሳሌ እኔ ብዙ ጊዜ በምትጠቀመው ቴሌብር ነው ቴሌብር በጣም ቀላል ለሰው ትራንስፈር ለማር ለሰው ለመላክ በጣም ቀላል ነው። በዚያ ምክኒያት። አንደኛው ቴሌ አንደኛ ነው ሌላው ደግሞ ሞባይል ባንኪግ ነው። ሞባይል ባንኪግ ደግሞ ከባንክ ላይ ያለንን ከባንክ ላይ ያለንን ገንዘብ በዛው በባንክ ባንክ ቤት ሳንሄድ። ሞባይል ባንኪግ ተጠቅመን ቤታችንን ቁጭ ብለን ለጓደኞቻችን በሩን መላክ፣ ማስተላለፍ በዛ ምክንያት ይቻላል። ቴሌ በር ደግሞ ቴሌ በርም እንደዛው ነው። ሞባይል ባንኪንግ ማለት በዚህ ነው በቃ ለስልክ ገንዘቤ እልካለሁ።

በመሬት ላይ መቀመጥ ተመቸች። ያው ይመቻል። መሬት ላይ መቀመጥ የሚመስል እኛ ጋር ብዙ ጊዜ ጠረጴዛ ላይ መቀመጥ እኔም አልወድም። ብዙ ቦታም ስንሄድ ደግሞ መሬት ላይ ነው እምንቀመጠው አብዛኛው ጊዜ እኛ ብዙ መሬት ላይ ነው የምንቀመጠው። መሬት ላይ ደግሞ መቀመጥም አመቺ ነው ደስ ይላል። መሬት ላይ መቀመጥም ጥሩ ጥሩ ነገሮች አሉት። አሁን ለምሳሌ ከሆነ የሆነ መንገድ እየሄድን መንገድ ላይ የምናርፍ ከሆነ ያው እዛኔ መንገድ ላይ እንቀመጣለን። በዛ በዛ ምክንያት መንገድ ላይ መቀነጥ ይመቸኛል።

ማስለስለስ ታደርጋለህ ለምለው አዎ አደርጋለው። እሱም ማድረግ ደስ ይለኛል ብዙ ጊዜ በማድረግ እታወቃለሁ አንዳንድ ቦታዎቹን ሲሄድ አደርጋለሁ ቤት ውስጥ ስቀመጥ አደርጋለሁ። ስነሳ ስወድቅ ስሄድ ስተኛ ስነሳ በእነዚህ በእነዚህ በእነዚህ ሰአቶች አደርጋለሁ።

የቅጥር እንዴት ሂደት እንዴት ነው? የቅጥር ሂደት በጣም በጥሩ ሁኔታ እየሄድን ነው። እስካሁንም በጥሩ ሁኔታ እየሄድን ያለው የቅጥር ሁኔታ ደስ የሚል ነገር አለው። ጥሩ ገንዘብም እያገኘንበት ስለሆነ የቅጥሩ ሁኔታው በደንብ በደንብ እና በጥሩ መንገድ እየሄደልን ይገኛል። ጥሩ ነው